በእጅ መጻፍ ትወዳለህ? አዎ በእጅ መጻፍ እወዳለሁ እጅ ጽሁፌም አሪፍ ነው። ብዙ ጊዜ አይ የጽሁፍሽ አሪፍ ነው ያምራል። አሁን አንዳንድ እጅ ጽሁፎች የሚነበቡም የማይነበቡም አሉ እና የኔ ከሚነበቡት መካከል ውስጥ ነው። እንዲነበብ አድርጌ ነው ምጽፈው እኔ ብቻ ሳልሆን ሌሎች ለምሳሌ አሁን ክላስ ውስጥ ኖት በምንወስድበት ሰዓት። ኖት ያመለጣቸው ተማሪዎች እስኪ ወይ ደግሞ ፎቶ አንስተሽ ወይ ደግሞ ፎቶ ደብተርሽ ነው አዎሺኝ። ኖት እስኪ እንውሰድ ይሉኛል ምክንያቱም ደግሞ የእጅ ጽሁፌ ስለሚነበብ ነው እንዲነበብ አድርጌ ነው ምጽፈው። አንዳንዶች እንዲሁ አሁን ልክ ተማሪ ስንሆን። ኖት ስለሚታይ ብቻ በኋላ ላይ ከሲሚስተር መጨረሻ ላይ የጻፍነው ኖት ታይቶ በዛም ውጤት ስላለው ለዛ ብቻ ዝም ብሎ የሚጽፈው አሉ። አሁን አይደለም ሌላ ሰው እራሳቸው መልሰው የማያነቡት ተማሪዎች አሉ። እና እኔ ከጻፍኩኝ አይቀር በስርዓት ነው ስጽፍም ደግሞ የእጅ ፍጥነት አለኝ ፈጣን ነኝ ለመጻፍም እና። መጻፍ እወዳለሁ አብዛኛው ጊዜ ከአስተማሪ እኮ ጽፌ ጨርሼ የሌሎች ተማሮችንም በመጻፍ አግዛቸዋለሁ ማለት ነው። እና በእጅ መጻፍ እወዳለሁኝ አብዛኛውን ግዜ በእጄ ነው የምጽፈው። እና ያው አሁን ላይ ያን ያህል አንቀራረብም ደብተር እና እስኪብርቶ ጋር። ድሮ ተማሪ እያለሁ በጣም እጽፍ ነበረ። የተለያዩ ጽፎችን ጽፏል ቁጭ ብለን ቁጭ ማለት አልወድም። ወይ ከረጅም ኖት ላይ የተለያዩ ኖት። አጫጭር ኖቶችን አወጣለሁ ከዛም ያ ለፈተና እንዲረዳኝ አድርጌ በማዘጋጀት ያንን እጽፋለሁ ማለት ነው። እና እጅ ጽፋቴ ደግሞ በጣም ነው የሚነበበው

ማሸነፍ ትወደለህ? ይመስለኛል ጥያቄው ማሸነፍ ትችላለህ ነው። እንደዛ ከሆነ አዎ። እችላለሁ። ግን ይቅርታ ጥያቄውን ግልጽ አይደለም። እኔም በዚህ ጉዳይ ለማብራራት ያንያህል እንትኑ የለኝም። ምክንያቱም ጥያቄውን አልተረዳሁትም። ማሸነፍ ትችላለህ እኔ እንዳነበብኩት ከሆነ እንደዛ ማሸነፍ ትችላለህ የሚለው ከሆነ ግን አዎ ማሸነፍ እችላለሁ። የትኛውንም ነገር በውድድርም ሆነ በምን ማሸነፍ እችላለሁ።

በመስመር ላይ ሙዚቃ ትሰማለህ? አዎ ሙዚቃ በጣም አዳማጭ ነኝ። የትኛውንም ነገር ሳደርግ የአለ ሙዚቃ አይሆንም በቃ። ብዙ ጊዜ አሁን እኛ ስልካችን ላይ ነው ጊዜያችን የምናጠፋው አይደል? ፍሪ ስንሆን ከስራ ውጪ ስንሆን ስልካችን ላይ ነው የምናጠፋው በዛ ሰዓት የአንዳንድ ቪዲዮዎችን አያለሁ ዩቲዩብ ልከፍት እችላለሁ ወይ ቲክቶክ የተለያዩ ነገሮችን ከፍቼ ቪዲዮዎችን ላይ እችላለሁ። እንደውም ቲክቶክ ላይ አዘምናለሁ እና ስልኬ ላይ ስሆን ቲክቶክ ላይ ነኝ። አብዛኛውን ሰዓት እና ግን አንዳንድ ስራዎች በመሰራ ሰዓት ቤት ውስጥ እየጸዳሁ ሊሆን ይችላል ወይ ኖት እየጻፍኩኝ ሊሆን ይችላል። የተለያዩ ስራዎችን በምሰራበት ሰዓት ግን ሙዚቃ ከፍቼ እሱን እያዳመጥኩኝ ነው። የምሰማውና ሙዚቃ እኔ በጣም አዳማጅ ነኝ። የተለያዩ ሙዚቃዎች አዲስ ከወጡት ጀምሮ ልክ ከዱሮ ሙዚቃዎች ጋር በተያያዘ በጣም ሙዚቃ ሰማህለው? አብሬም እየዘፈንኩ ነው አንዳንድ ነገሮችንም የማደርገው የተለያዩ እንቅስቃሴዎችን ሳደርግ በቃ ስልኬ እረፍት የለውም። ልክ ባትሪ ሲያልቅ ማታ ላይ ሰክቼው ለማደር ካልሆነ የኔ ስልክ እረፍት የለውም። ስልኬ እንኳን ዘግቶ ቻርጅ ሆኖ ከሆነ ወይ በቲቪ ወይ በሆነ ነገር ሙዚቃ ከፍቼ ነው ቁጭ የምለው የማዳምጠው እና። ዝም ብሎ መቀመጥ አልወድም። እየሰራሁም ቢሆን ከሙዚቃ ጋር ሲሆኑ ነው ደስ የሚለኝ። እና አንዳንዶች እንደውም አይደክምሽም እንዴ? ምናምን ወይ አያምሽም ጆሮሽን ራስሽን ራስሽን አያምሽም? ምናምን ነገር ይሉኛል። ግን እኔ እሱን በመክፈት ነው የተለያዩ ስራዎችን የምሰራው የማደርገው እና ሙዚቃ በጣም ከሚወዱ ሰዎች መካከል አንዷ እኔ ነኝ። ከ አሁን ከወጡት ይልቅ እንደውም አብዛኛውን ጊዜ የማዳምጠው የድሮ ሙዚቃዎችን ነው እነሱ በጣም ደስ ይሉኛል። የተለየ በቃ የሆነ ስሜት ውስጥ ነው እንድገባ የሚያደርጉኝ እና አንዳንድ ሙዚቃ ህይወት አላቸው በቃ ልክ ልክ ስታዳምጣቸው ነፍስህን ይዘሩብሃል። በቃ ከአንተ ህይወት ጋር በተያያዘ ሊሆን ይችላል በቃ የሆነ ስሜትህን የሚረዳው ሙዚቃ አለ አይደል? በተለይ እነሱ እነሱ አይነት ሙዚቃዎችን በጣም ነው የማዳምጠው። እና ያው ያሁኑም እንዳለ ሆኖ ያሁኑም አልፎ አልፎ ደስ ይላል ግን የድሮ ሙዚቃዎች አይረሱም። በጣም ደስ የሚሉ የሰው ልብ ውስጥ ሰርጸው የሚገቡ አይነት ነገር ናቸው። እና ሙዚቃ አዳማጭ ነኝ። እንደውም ያሁን ያሁኖችን ያው ብዙም ሰው ይንቃቸዋል ብዬ አስባለሁ። ግን ለወዲያው ፋሽን የሚሆኑ አሉ ለወዲያው ትሬንድ ይሆኑና ከዛ በኋላ ወዲያው የሚረሱ አይነት ሙዚቃዎች አሉ። እሱ እንዳለ ሆኖ ደግሞ በጣም ለረጅም ጊዜ ስናዳምጣቸው ስናዳምጣቸው የቆየናቸው የተለያዩ ሙዚቃዎች አሉ እኔ እነሱ ናቸው የሚመቹኝ። ምክንያቱም በቃ ልብ ውስጥ የማንኛውም ሰው ልብ ውስጥ ገብተው ስለቀሩ ነው ረጅም ጊዜ ልናዳምጣቸው የቻልነው። ያሁኑ ግን ፋሽን ነው በቃ የሆነ ትሬንድ ይሆናል። የሆነ ሰዓት እንዘፍነዋለን ከዛ በቃ ወር ሁለት ወር አደምጠነው። ወር ሁለት ወር ራሱ በቃ እንደው ሳንፈልግም ሊሆን ይችላል የምናዳምጠው አንዳንድ ቦታዎች ውስጥ ስለሚከፈቱ ፋሽን ስለሆኑ። ከዛ በኋላ ግን ወዲያው ነው የሚረሱት ማለት ነው።

ማር አዎ በጣም ነው ምወደው ማር በዳቦ ተቀብቶ ወይም ደግሞ እንዲህ ዝም ብሎ በጣም ነው የምወደው ለተለያዩ ነገሮች ይጠቅመናል ብዬም ስለማስብ አብዛኛውን ጊዜ እበላለሁ ግን ደግሞ ብዙም መብላት አልችልም ምክንያቱም ጣፋጭነት ስለሚበዛው በጣም እንትን ልል አልችልም እንጂ ማር በጣም ነው ምበላው እና ወዳለሁ።

በቤትህ ልዩ የሆነ መቀመጫ አለህ ወይ ይላል ጥያቄው? አይ እኔ የለኝም ልዩ የሆነ መቀመጫ የሚባል አይነት እንኳን የለኝም ምክንያቱም ቤተሰቦቼ ጋር ነው የምኖረው እና ቤትም በጣም በቁጥር ብዙ ስለሆንን ካገኘሁት መቀመጫ ጋር ነው እንጂ የምቀመጠው የራሴ የሆነ ብዬ ያዘጋጀሁት መቀመጫ የለኝም። ምክንያቱም በጣም ብዙ ስትሆን ቤት ውስጥ አንዳንዴ እንደውም መቀመጫው ሁላ ላይደርስህ ይችላል ታች ምንጣፍ ላይ እንኳን ልቀመጥ እችላለሁ። አይደለም የራሴ ሆነ የተለየ መቀመጫ ሊኖረኝ እና ያው የምናወራው ስለ ወንበር ከሆነ የራሴ የሆነ መቀመጫ የለኝም። ባገኘሁበት መቀመጫ ላይ እቀመጣለሁ እንደዚሁም ጎረቤት ምናምን ሲመጣም ተነስቼ ወይኔ ምንጣፍ ላይ ልቀመጥ እችላለሁ። ያ ከአክብሮትም የተነሳ ወይ ደግሞ ከቤቱም ጥበት ሆኖ ከእኛ ከብዛታችን የተነሳ ሊሆን ይችላል እና። ለየት ያለ መቀመጫ እንኳን የለኝም። የራሴ የሆነ እና የራሴን ቤት ምናልባት ወደፊት ሲኖረኝ ይኖረኛል ብዬ አስባለሁ ማለት ነው

የምትወደው መጠጥ ምንድነው? እኔ እውነት ለመናገር ከውሃ ውጪ ለየት ያለ መጠጦች አይመቹኝም። ያው ውሃ ህይወት ነው ይባላል አይደል? ውሃ አብዛኛውም ጊዜ ለመጠጣት ያን ያህል ፍላጎትም የለኘም ግን ያው የግድ በህይወት ለመቆየት ሲባል ውሃ መጠጣት ግድ ነው። እና እኔ ከውሃ ውጭ ያሉ አልኮል ነክ ነገሮችም ወይ ደግሞ ለስላሳ መጠጦች አይመቹኝም። ያን ያህልም ለነሱ ቅርበት የለኝም በተለይ አልኮል ጭራሽ አልወድም ማለት እችላለሁ። ምክንያቱም ያው ቀምሼ አውቃለሁ ያው ለመልመድ ሲባል መጀመሪያ መቅመስ አለብን አይደል? እና ቀምሼ ካልተመቹኝ ነገሮች መካከል ማስቀመጠው የመጠጥ አይነት ነው። አልኮል ጭራሽ ያለበት ነገር መጠቀምም መጠጣትም አልወድም ማለት ነው። በዚህ አጋጣሚ አይደለም አልኮል የለስለሳ መጠጥ እንኳን ያን ያህል ትኩረት ሰጥቼ የምጠጣ አይነት ሰው አይደለሁም። ምናልባት አንዳንዴ ልጠቀም እችላለሁ። ለስለሳ ግን ደግሞ ከእንትን ጋር በተያያዘ ከአልኮል መጠጦች ጋር በጭራሽ ከሁሉም በቃ ዝቅተኛም እንትን ያላችሁ አሉ አይደል? በደንብ የማያሳክሩም ከወይንም ወይንም ሊሆን ይችላል ቢራም ሊሆን ይችላል የተለያዩ መጠጦች አሉ። ግን እኔ ያው መጠጥ ጠጥቼም አላውቅም። ለዛም ምንም አይነት ቦታ ሰጥቼውም ስለማላውቅ ሊሆን ይችላል። መጠጥ ላይ ብዙም አይደለሁምና መጠጥ ተጠቃሚም አይደለሁም። በተለይ የአልኮል መጠጥ ልክ እንዳልኩት ለስላሳም አይመቸኝም ግን የአልኮል መጠጥ ጭራሽ ቀምሼም አላውቅም ማለት ነው። የእንትን ጠጥቼ ላቅ እችላለሁ የለስላሳ ነገሮችን ተጠቅሜ ላውቅ እችላለሁ። ግን ደግሞ የአልኮል መጠጥ ጭራሽ ተጠቅሜ አላውቅም ማለት ነው። እና ብዙ ጊዜ እንደውም በቃ ከሃያ አንድ አመት በላይ ጠጡ ይባላል። እንደዚህ አልኮል ነክ ነገሮች ላይ ይጻፍብባቸዋል ከሃያ አንድ አመት በላይ ይባል አይደል? እና እኔ ግን ተጠቃሚ አይደለሁም። ብዙ ጊዜ ለመሞከር ፈልጌ አውቃለሁ። ከሃያ አንድ አመት በላይ ነኝ በርግጥ ግን እድሜዬ ከዛ በላይ ነው ግን። አንዳንድ ፕሮግራሞች ላይ ስገኝ የተለያዩ ነገሮች ላይ በቃ ያሳፍራል ማለት የሚያሳፍርም ሊመስላቸው ይችላል አንዳንዶች ግን እኔ ባለመጠጣቴ ደስ ነው የሚለኝ አልኮል ነክ ነገር ያው በሃይማኖት አይፈቀድም። ለጤናችንም ያን ያህል ጥሩ አይመስለኝም አንዳንድ ሰው ያነቃቃል ይላል። በቃ ደስ ይላል። እንደዚህ አይነት ሀገሮችን መጠቀም ግን እኔ ኢቭን ሽታው ሁላ ይረብሸኛል የአልኮል ነገር ማለት ነው። ከሃይማኖት ፍቃድ ውጪም። በቃ ብዙ ጊዜ ለመልመድ ፈልጌ ቀምሼ አውቃለሁ ግን ያው ያን ያህል ምቾት አልሰጠኝም። ስለዚህ ይሄ ነገር ቢቀርብኝ አንዳንድ ነገሮችን ቀምሰን ያው ከተመቹን እንቀጥላለን ደስ ይላል ምናምን ብለን እንቀጥላለን። ካልተመቹን ደግሞ ይሄ ነገር ቢቀርብኝ ጥሩ ነው። ብለን ራሳችንን አሳምነን እዛው ላይ እንትን እናቆመዋለን ማለት ነው። እና እኔ ያው ለመጠጣት ፈልጌ ቀመስኩት ግን ደግሞ አልተመቸኝም። ስለዚህ ይሄንን መጠጥ መጠጣት የለብኝም ብዬ ራሴንም አሳመንኩኝ። ያው የተለያዩ ፕሮግራሞች ላይ ይቀርባል የተለያየ መጠጦች። ግን ደግሞ አይ ይሄማ ይሄ እኮ ዝቅተኛ ነው። አያሰክርሽም እሰክራለሁ ብለሽ ፈርተሽ ከሆነ ምናምን ይላሉ አንዳንድ ሰዎች እንደውም አይ እኔ ስለማይመቸኝ ስለማልወደው እንጂ እንደዚህ ብዬ ፈርቼም አይደለም። መልሴ ይሄ ነው የሚሆነው ማለት ነው። እና ብዙ ጊዜ እንደውም ፕሮግራሞች ላይ ለመገኘት ያን ያህልም ፈቃደኛ አልሆንም ምክንያቱም ደግሞ በዚህ ጋር በተያያዘ ነው ማለት ነው።